የክላውድ ማከማቻ ትጠቀማለህ ወይ? ይላል። የክላውድ ማከማቻ አዎ ጎግል ክላዉድን እጠቀማለሁ። በብዛትም ባይሆን አልፎ አልፎ ነው የምጠቀመው ያው ይሄን ያህል ጥሩ መሆኑን ጥቅሙንም የተረዳሁት ይሄን ብዙም አይገባኝም አክችሊ እውነቱን ለመናገር የክላውድ ማከማቻ ጥቅሙ ብዙም አይገባኝም። አልፎ አልፎ ግን እጠቀማለሁ። ስላችሁ ያው ጥቅም የለውም እየልኩ ሳይሆን እኔ በምሰራው ነገር ላይ ክላውድ ማከማቻ ብዙም አያስፈልገኝም ግን አለኝ ክላውድ አለኝ ጎግል ክላውድ አለኝ እዛ ላይ እንድ አንድ ፋይሎቹን አስቀምጣለሁ። እውነቱን ለመናገር እና ያን ፋይል ያም ይመስለኛል እንደ ማከማቻነት ነው ዳታቤዝ ስቶር ነገር ነው አይደል? ክላውድ ማከማቻ ሚሞሪያችሁ ምናምን ሲሞላ እሱ ላይ ይቀመጥና ከዛ ላይ ፋይሉን ባክ አፕ አድርገን እንድናገኝ ነው። ይመስለኛል የጎግል ክ የክላውድ ማከማቻ ጥቅሞች አይደል? ባልሳሳት እና እጠቀመዋለሁ ጎግል ከላዉድን አልፎ አልፎ አልፎ አልፎ ግን ያው ስንት ብዙ ጊዜ ሆኖኛል አልፎ አልፎ ነው እንዳልኳችሁ በአመት አንዴ ምናምን ባየው ነው ገብቼ ሌሎችም ሊኖሩ ይችላሉ ይመስለኛል እንደነዚህ ናቸው ጎግል ድራይቭ ምናምን ነገር ሳይሆን ጎግል ክላውድ ድራይቭም ከሆነ እሱም ላይ በደንብ ነው የማከማቸው አሁን እሱን እንኳን በደንብ እጠቀማለሁ ትላንትም ከትላንት ወዲያም ለማከማቸት ተጠቅሜያለሁ ዳታዎችን ሌሎች የምትሏቸው ነገር ሌላ ክላውድ አለ እንዴ? ማንጎ ዲቢ ምናምን እነሱ ዳታቤዞች ናቸው እነሱ ዳታቤዞች ናቸው እነሱንም እጠቀማለሁ የዳታቤዝ ዳታ ቤዞችን እጠቀማለሁ ማለቴ ያው የሚያስፈልጉን ዳታዎችን እዛ ውስጥ ለማስቀመጥ ይጠቅመኛል ዳታ ቤዝ እንደ ማንጎዲቢ አይነት እንትኖችን እጠቀማለሁ እና ጎግል ክላውድ ጎግል ድራይቭን እነዚህ ምን እንትኖች ተጠቅሜም አልፌበታለሁ። ያው አከማችቼበታለሁ ፋይሎችን አሁን ማንጎዲቢ ላይ የሆኑቹ አፕሊኬሽኖችን እየሰራሁ ስለነበረ በራሴ ፍሪ ያው ዩዘር ኔሞች ምናምን የሚል የኢሚል አድሬሶች ምናምን እዛው ላይ ስለሆነ የሚቀመጡት ባክ ኤንድ ተብሎ ሶፍትዌር ሲሰራ ለዛ ያው ያስፈልገኝ ነበርና ማንጎዲቢ አትላስን ተጠቅሜያለሁ ለዳታ ቤዝ ጎግል ክላዉድንም እጠቀማለሁ ኮርሶችንም ወስጄበታለሁ እውነቱን ለመናገር የዛሬ ስድስት ወር ምናምን አካባቢ ጎግል ክላዉብ ውስጥ ገብቼ የሚሰጣቸው ፍሪ ኮርሶች ነበሩ ስለ ኤአይ ምናምን አርቲፊሻል ኢንተለጀንስ ምናምን ምናምን ጀነሬቲቭ ኤአይ ምናምን ምናምን ነገር በፍሪ ቨርዥን የሚሰጠው ነበር እሱን ተጠቅሜያለሁ እውነቱን ለመናገር ኮርሶችንም ወስጃለሁ ኧረ የተወሰኑ ኮርሶችንም ወስጃለሁ አስታወስኩ እና ያው ጥሩ ነው ያው ይጠቅመናል። ግን ምንድነው ያዳደጉ ሀገሮች ላይ ኮርሶችን እንዲህ ሲሰጡ አሁን ጎግል ክላውድ ክላውድ ስቶሬጅ ምናምን ማከማቸውን ማለት ነው እንዴት ልበለው ፍሪ ቢሆን ጥሩ ነው። ገንዘብ ምናምን ይጠይቃሉ ላላደጉ ሀገሮች ይከብዳል ቢጠየቁት ወደድ ይልብናል እና ብቻ ተጠቅሜያለሁ እንዳልኳችሁ ጎግል ክላውድ ምናምን ማከማቻነት የምትይዥው ኮርሶችን ወስጄበታለሁ ስለ አርቴፊሻል ኢንተለጀንስ ምናምን ፍሪ ፍሪ ስለሆኑ ኮርሶች ወስጃለሁ ተጠቅሜያለሁ ግን ነው በጣም ሀይለኛ ተጠቃሜ አይደለሁም በሚለው ይያዘልኝ ሌላ አመሰግናለሁ ተጨማሪ ተጨማሪ ጥያቄ ካለ

ገበያ መሄድ አስደሳች ነው በየሳምንቱ እሄዳለሁ ብዙ ነገሮች አሉ አትክልት እና ፍራፍሬ እገዛለሁ ሻውጮቹ ጥሮዎች ናቸው። ዋጋ እንነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ፤ ደረቅ እቃዎችም እገዛለሁ ሰዎች በብዛት አሉ ኦድምጽ እና እንቅስቃሴ ይሰማል ገበያው ተንቀሳቃሽ ነው ትኩስ እቃዎችን ማግኘት ደስ ይላል የቤተ እቃዎች ሁሉ ይገኛሉ ይህን እለት ሁሌ እጠብቃለሁ በከረጢ እሸከማለሁ።

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳድስ ሰዎችን መጠቆም እድል ነው። በመጀመሪያም ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስተዋውቄያለሁ ስለ ስሬ ተናግሬያለሁ። እንግዶቹም ስለ እነሱ ነግረውኛል የንግድ ባንኮችን ተለዋወጥን። ሚገርም የሙያ አጋጣሚዎችን ሰማሁ አንዳንዶቹ ምክር ሰተውኛል የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይሄ እድል አመሰግናለሁ የሰራ ኦውታር መረብ ላይ እድገት አስፈላጊ ነው

ለማስ ለማስተዋጠት ተስፋ እያደረኩ ነው። ለሁለት አመታት ተረካቢ ሆኜ መስርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ እፈፅማለሁ አለቃየ አስተያየቱን ያመሰግናል። ግን መጠበቅ አለብኝ ውሳኔው ቀርቧል ለአንዳንድ ጊዜ ተጨንቄያለሁ። ምናልባት ሌላ እጩ የተሻለ ነው። ግን በእኔ ችሎታ አምናለሁ ክህሎቴን ማሳደግ ነበረብኝ። አዲስ ቴክኖሎጂም ተማርኩ ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ። ምንም እንኳን ምንም ቢሆን መስራት እቀጥላለሁ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

ዛሬ ስልጠና ክፍለ ጊዜ አለ፤ አዲስ ሶፍትዌር መማር አለብን፤ አሰልጣኙን እያሰረዳን ይሆናል፤ በትኩረት ማድመጥ አለብኝ፤ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ፤ አንዳንድ ተግባሮቹ ውስብስብ ናቸው፤ ጥያቄዎችን እጠይቃለሁ፤ ባልደረቦቼም እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን የስልጠና ቁሳቁሶች ይሰጡናል፤ ይሄ አዲስ ክህሎት ለስራ ያግዛል፤ የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው ግን መላመድ አለብን። ቴክኖሎጂ ያለማቋረጥ ይለወጣል።

የቪዲዮ ጥሪዎች አሁን የተለመዱ ናቸው ከቤተሰብ ጋር ለማገናኘት እጠቀማለሁ ፊታቸውን ማየት ደስ ይለኛል በስልክ ብቻ ከመውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችም በቪዲዮ ናቸው ሁሉም ከስራ ቤት እየሰሩ ይሆናል። ጥሩ የበየነ መረብ ግንኙነት ያስፈልጋል አንዳንድ ጊዜ ግንኙነቱ ይቆራረጣል ወይም ድምፁ መዘግየት ይኖረዋል። ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል ሰዎች በእይታ ማየት ግንኙነትን ያጠናክራል። የዘመናዊ ህይወት አካ

ለማስተዋጠት ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ አለቃየ አስተያየቱን አመሰግናለሁ ግን መጠበቅ አለብኝ ውሳኔው ቀርቧል። አንዳንዴ ጊዜ ተጨንቄያለሁ ምናልባት ሌላው እጩ የተሻለ ነው ግን በእኔ ችሎታ አምናለሁ። የክህሎቲን ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይሄ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ። ምንም እንኳን ምን ቢሆን መስራት እቀጥ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

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎችን መጠቆም እድል ነው። በመጀመሪያም ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስተዋውቄያለሁ ስለ ስራዬ ተናግሬያለሁ ሌሎችም ስለእነሱ ነግረውኛል። የንግድ ካርዶቹን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶች ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህንን እድል ይህንን እድል አመሰግናለሁ የሰራ አውታረ መረብ ለእድገት አስፈላጊ

ሙዚቃ ያለ ሁለት ህይወት አይቻልም። በየቀኑ እሰማለው የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሰሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ። ሲሰራ ሙዚቃ ያግዘኛል በመኪና ውስጥ እሰማለሁ ከጓደኞች ጋር አዲስ ድምፆችን እንለዋወጣለን። አንዳንድ ዘፈኖች ያለቁኛል ሌሎች ደስ ያሰኙኛል። ሙዚቃ ስሜትን ይለውጣል ቃላቱ ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው።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

ጎረቤቶቻችን ጥሩዎች ናቸው ከብዙ አመታት ጀምሮ እናውቃቸዋለን እርስ በእርሳችን እንረዳዳለን። ሹኮኮ እንለዋወጣጠን እንለዋወጣለን አንዳንድ ጊዜ አብረን ቡናን ጠጣለን ልጆቻቸው ከእኛ ልጆች ጋር ይጫወታሉ። በበዓል ጊዜ አብረን እናከብራለን መፍትሄ ከፈለገን ይረዱናል በየሰሞኑ እንገናኛለን። አንዳንዳቸው እድሜያቸው ከፍ ያለ ነው ምክር ይሰጡናል ጎረቤቶች እንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው ይሄ ማህበረሰብ። ስሜት ይፈጥራል

ልብስ የማትጠብብበት ቀን ሁሌ ረቡዕ ነው። ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ ያሙኛሉ መሸኝ መሸት መረጃ አስፈላጊ ነው። ደረቅ ሳይሆን በገመድ ላይ እሰቅላለው ፀሀይ ያደርቃችኋል። ሽቷቸው ደስ የሚል ነው። ከደረቁ በኋላ። እቀብላለሁ አንዳንድ ልብሶች። እለበድባለሁ ንጹህ ልብስ መልካም ስሜት ይሰጣል ይሄ የሳምንት ተግባር ነው። ሁሌም ማድረግ አለበት።

ፀጉሬም ለመቆረጥ ጊዜ ደርሷል በየወሩ እሄዳለው መስተካከል ያስፈልገዋል። የፀጉር አስተካካይ ጥሩ ናት ምን እንደምፈልግ ታውቃለች። አንድ አንድ ጊዜ አዲስ እስታይል እሞክራለው። መጀመሪያ ታጥበዋለች ከዛ ትቆርጠዋለች በመስታወት እመለከታለው። በዙሪያው ሴቶች ሌሎች የታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወት እና ስራ እንወያያለን። የሳሎኑ ጊዜ ማረጋጋት ነው። ከዚያ ፀጉሬ ደስ ይለን ንፁህና መስተካከል ተሰማ

ከመንገድ ላይ ምግብ መግዛት እወዳለሁ። ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለ እና ክሪስፒ። ያው የእንቁላል ሳንዱች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቩካዶ ወይም ማንጎ ጁስ ፈጣን ናቸው በቀጥታ በፊት ያጋጁታል። ዋጋው እርካሽ ነው። ከጓደኞች ጋር አብረን እንገዛለን። የመንገድ ምግብ ላይ ጣዕም አለው በየቦታው ይገኛል